ከስራ ባልደረቦችህ ጋር ጥሩ ግንኙነት አለ ይላል ጥያቄው? አዎ። ከስራ ባልደረቦቼ ጋር ጥሩ የሚባል ግንኙነት ነው ያለኝ በመከባበር ላይ የተመሰረተ ነው። ያው በአብዛኛው ጊዜ ሊያገናኘን የሚችለው ስራ ነው ከስራ ውጪ የግል ጉዳይ የለንም። እና ያው ግንኙነታችን እዛ ስራ ቦታ ብቻ ነው ስንወጣ ሌላ ሰዎች ነን። እና ከስራ ባልደረቦቼ ጋር ያለኝም ይሄን ግንኙነት እጅግ በጣም መልካም የሚባል ጥሩ የሚባል ነው በመከባበር ላይ የተመሰረተ ነው። ያው ሊያገናኘን የሚችለው ስራ ነው። ስለዚህ አብረን የምንሰራው ስራ የጋራ ስራ ካለ አብረን እየተነጋገረን እንሰራለን። እሱ ብቻ ሳይሆን። በዛ ሰዓት በስራ ሰዓት ላይ መርዳዳት ካለብን አንዱ ያልገባውን ለአንዱ ማሳየት ካለበት። አንዱ የገባውን ለሌላው ማካፈል ካለበት እንደዛ እያተደራረግን። ያው የምንሰራው ስራ የጋራ ስራ ስለሆነ የግል የሚባል ነገር የለም እዛ ጋር። አንድ ላይ ያሰባሰበን ዋና አላማችን። የዛ የድርጅት ወይም ተቀጥረን የምንሰራበት ቢሮ። የጋራ አላማ ስላለን ነው ያን ነገር የማሳካት ስለዚህ ሁላችንም እርስ በእርስ እየተሰባሰብን አንድ ላይ ሆነን እየተረዳዳን ወደፊት እንቀጥላለን። ያለዛ ስራው ሊሰራ አይችልም። እና ከስራ ባልደረቦቼ ጋር እኔ እጅግ በጣም ጥሩ የሚባል ግንኙነት ነው ያለኝ።

ትቆጥባለህ? ይላል ሳንቲም ትቆጥባለህ ወይ? ለማለት አዎ ያው ሳንቲም ሳይሆን ገንዘብ ታስቀምጣለህ ገንዘብ ትቆጠባለህ? ነው ጥያቄው አዎ ገንዘብ አስቀምጣለሁ ከማገኛት ነገር ላይ የተወሰነ ያህል እየቀነስኩኝ አስቀምጣለሁ ምክንያቱም ለሆነ ነገር መጠባበቂያ እንዲሆነኝ ነው ድንገት ህመም ሊመጣ ይችላል ያላስፈላጊ ወጪ ሊመጣ ይችላል የጋራ መዋጮ ያላቸው ነገሮች እንደ እቁብ፣ የሰርግ፣ የልደት የተለያዩ ሁነቶች ሊከሰቱ ስለሚችሉ እነዛን ነገሮች ለማለፍ ዛሬ ላይ የግድ የተወሰነ ገንዘብ መቀመጥ አለበት ያው የአብዛኞቻችን ህይወት በዚህ በምንኖርበት አለም ላይ እርስ በእርስ የተቆራኘ ወይም ደግሞ ከባድ የሆነ ቁርኝት ነው ያለን አንዱ ከአንዱ ጋር ስለዚህ ማህበራዊ ህይወትም ስላለ አንዳንዴ የሚያስፈልገንን ነገር ለማሟላት ሲያስፈልገን እነዚህ እነዚህ ነገሮችን የምናካሂደው ባስቀመጥነው ገንዘብ ነው እና ከምናገኘው ደሞዝ ላይ የተወሰነ ያህል ገንዘብ እያስቀመጥን ወደፊት መቀጠል አለብን እኔ የማደርገው ያን ነው ከማገኘው ገንዘብ ላይ የተወሰነ ያህሉን ሴቭ በማድረግ ለሌላ በሚያስፈልገኝ ሰዓት አውጥቼ መጠቀም እንድችል ይረዳኛል።

ትርፍ ጊዜዎችን የማሳልፈው ብዙ ጊዜ ፊልሞችን በማየት ወይም ደግሞ ኢንተርኔት ላይ ዜናዎችን በመከታተል ነው። ወይም ደግሞ ቪዲዮ ጌሞችን በመጫወት ነው። እና በእነዚህ ነው ትርፍ ጊዜዎቼን የማሳልፈው። በአብዛኛው ትርፍ ጊዜዎች የሉኝም። ግን ከስንት አንዴ ትርፍ ጊዜዎች ካሉ ወይ ጌም እጫወትበታለሁ ወይ ደግሞ የውጭ ሀገር ፊልሞችን እከታተላለሁ። ያው ከድሮ ጀምሮ ሳደርግ የነበርኩት ነገር ነው። በትርፍ ጊዜ ብቻ ሳይሆን ብዙ ጊዜ ተማሪ እያለሁም ክረምት ላይ ትምህርት ቤት በሚዘጋበት ሰዓት ትርፍ ጊዜዬን የማሳልፈው ጌም በመጫወት እና ፊልሞችን በማየት ነው። እና ያው ሰው ከሰው ይለያያል። አንዳንድ ሰው ከቤተሰብ ጋር በመሆን የተለያዩ ጊዜያቶችን አብሮ እየተጫወተ ያሳልፋል፣ መጽሐፍ በማንበብ የሚያሳልፍ አለ። እንደገና የተለያዩ ነገሮችን በማድረግ የሚያሳልፉ ሰዎች አሉ። እና ይሄ ናቸው ያሉት።

አዎንታዊ አስተሳሰብ ወይም አስተያየት ተቀብለህ ታውቃለህ ይላል? አዎ አሁን አስተሳሰብ ተቀብዬ አውቃለሁ ምክንያቱም ያው በስራዬ በምንኖርበት በምንሰራበት ሰዓት። ከሰዎች የተለያዩ አይነት ሀሳቦች ይመጣሉ ከሰዎች የተለያዩ አይነት ሀሳቦች ይንጸባረቃሉ እና በዛ ሰዓት ላይ ያው ለእኛ ለኔ የሚጠቅመኝን ጥሩ ያልኩትን አዎንታዊ አስተሳሰብ ወይም አመለካከት አስተያየት እቀበላለሁ። እና ያው የሰው ምክር መቀበል የሰውን ጥሩ አስተሳሰብ መቀበል ለራሴ ነው የሚጠቅመኝ። ማሻሻል ያለብኝን ነገር አሻሽላለሁ። ማረም ያለብኝን ነገር አርማለሁ። ወይም ደግሞ ማስወገድ ያለብኝ ነገር ካለ ከላይ ላይ አስወግዳለሁ ብቻ። አውንታዊ አስተሳሰብ ወይም አስተያየትን ማስተናገድ ለእድገት ትልቅ አስተዋጽኦ አለው። ሰው ከሰው ይለያያል እና ሰው ከሰው ይሻላልና። ራሳችን ላይ ያላየነውን ነገር ከሌሎች ሰው ልናየው ወይም ልንሰማው እንችላለን እና በዛ ሰዓት ላይ የራሳችንን ያላወቅነውን የሆነ ጎናችን እንድናውቅ ይረዳናል። ማደግ አለብንም እንድናድግ ይረዳናል። እና አዎንታዊ አስተያየቶችን የማይቀበል ሰው ሁሉንም ነገር እኔ አውቃለሁ የሚል እንግትር ሰው ነው። እና እኔ እንደዚህ አይነት ግትር ሰው አይደለሁም። የሚመጣ ማንኛውንም አዎንታዊ አስተሳሰብ ወይም አስተያየት እቀበላለሁ። ለራሴ ስለሚጠቅመኝ መለወጥም ስለምፈልግ እና ከሰዎችም ደግሞ የተሻሉ ነገሮችን የተሻሉ እውቀቶችን መውሰድ እፈልጋለሁ። ከሰዎች ጠቃሚ የሆኑ ነገሮችን ማግኘት እፈልጋለሁ። እና መለወጥ ስለምፈልግ የሰዎችን ጥሩ አስተያየት እቀበላለሁ። ራሴን ጠይቄ ከሰዎች አስተያየት እንዲሰጡኝ አደርጋለሁ። ያው ሁሉም ሰው ጥሩ ነው ማለት አይደለም። አንዳንድ ሰው አለ አስተያየት ሲሰጥ መጥፎ የሚሰጥ ወይም ኔጋቲቭ አስተያየት አሉታዊ አስተያየት የሚሰጥ ሰው አለ። እና ያ እንደዛ አይነቶችን አልሰማም። ለዛ ጆሮዬንም አልሰጥም። ግን ጥሩ የሆነ ነገር እኔ ሊገነባኝ የሚችል ነገር የሚናገር ሰው አስተያየት ከሆነ እጠበለዋለሁ። ለራሴ ስለሚጠቅመኝ። ሌላ ከሆነ ግን አልቀበልም።

ጢም ታቆያለህ ይላል ጥያቄው ጺም እኛ ያው ጢም ሳይሆን ጺም ነው የምንለው። ጺም ያው ሳትቆረጥ ሌሊት አስቀምጣለሁ ወይም ሳትቆረጥ ትቆያለህ ነው ጥያቄው። እውነቱን ለመናገር እኔ ጺም የለኝም። ምንም ይሄ በቃ ጺም የለኝም የኛ በእኛ ቤተሰብ ውስጥ በአባቴ በኩል ጺም የላቸውም እና እሱም የለውም። እኛ ራሱ ጺም የለንም እኔም ወንድሞቼም ጺም የለንም። እና ያው ላቆይ የምችለው ጺም የለኝም ግን ቢኖረኝ ኖሮ አቆየው ነበር በጣም ጺም ደስ ይለኛል። ሳልቆረጠው ለረጅም ጊዜ አሳድገው ነበር ቢኖረኝ። አሁን ግን ስለሌለኝ ጺም ላቆይ አልችልም። እና ያው ጺም አላቆይም ስለሌለኝ ማለት ነው

ዳቦ ማብሰል ትችላለህ ይላል? ዳቦ ማብሰል አዎ በጣም በሚገባ እችላለሁ በፊት እኔ የኔ አክስቴ ማለት ነው አሁን በህይወቴ የለችም ሞታለች። ዳቦ ቤት ነበራት። እና በእሷ ዳቦ ቤት ውስጥ በጣም ብዙ ጊዜ ሰርቻለሁ ዳቦ ራሱ ጋግሬያለሁ። እና የዳቦ የመስራት ልምድ በጣም አለኝ በጣም ነው መጋገር የምችለው ማብሰል የምችለው። ያው ሊከብደኝ የሚችለው በባህላዊ መንገድ የሚሰራው ዳቦ አለ እኛ። ለተለያዩ በዓላት ወይም ዝግጅቶች ሲኖሩ የምናዘጋጀው ዳቦ አለ በኛ ባህል መሰረት ይህ ድፎ ዳቦ ይባላል። ይህ ድፎ ዳቦ የሚሰራው። የሚጋገረው በማሽን ውስጥ አይደለም በዳቦ ማብሰያ ማሽን ውስጥ አይደለም በኤሌክትሪክ አይደለም። ውጪ ላይ በትልቅዬ ድስት ወይም ብረት ድስት ላይ በመጣድ ከላይና ከታች እሳት እየነደደበት የዳቦ ቅጠል የኮባ ቅጠል ተደርጎበት የሚሰራ ዳቦ ነው። እና በጣም ጣፋጭ ዳቦ ነው። በእሳት ነው የሚጋገረው። እሱን ዳቦ አልችለውም። እንዴት እንደሚሰሩትም አላውቅም። ያው ማብካቱ ሳይሆን ዋናው ዳቦ ማብሰሉ ስለሆነ እሱ እንዴት እደሚበስል አላውቅም። ግን በኤሌክትሪክ የሚነጋገረውን ዳቦ ብዙ ጊዜ ጋግሪያለሁ ሰርቻለሁ። የአክስቴ ዳቦ ቤት። ብዙ ጊዜ ስለሰራሁ እሱ ዳቦ ማብሰል በጣም የምችለው ነገር ነው እችላለሁ

በቡድን መስራት አዎ እኔ በጣም የምወደው ነገር ነው። ምክንያቱም በቡድን መስራት የስራን ውጤታማነት ይጨምራል። አንድ ሰው ያላየውን የሆነ ነገር ሌላ ሰው ሊያይ ይችላል። አንድ ሰው ያወቀውን ደግሞ ለሌላው ሊያከፍል ይችላል። እና የተለያየ የሀሳብ ወይም ደግሞ የተለያየ እውቀት አንድ ላይ ሆኖ የሚሰራ ስራ በጣም ውጤታማና ትርፋማ ነው የሚሆነው። እና ስራውን በፍጥነት ያስኬዳል። እንደውም እንደዚህ የሚባልህ አባባል አለ በፍጥነት መጓዝ ከፈለክ ብቻ አንተ ተራመድ ይላል። ሩቅ መጓዝ ከፈለክ ደግሞ በቡድን አብረህ ተራመድ ይባላል። እና በጣም ሩቅ ሩቅ ለመጓዝ ወይም ደግሞ ረጅም ድረስ በቡድን መስራት ውጤታማ ያደርጋል። ምክንያቱም አንድ አንዴ ድንገት እየተረዳዳ አንዱ ሲደክም አንዱ እያሳየው አንዱ ሲያሳየው ለሌላው እያሳየ አንድ ላይ ሁኖ ውጤታማ መሆን ይቻላል እና ስራውን ከተለያየ ማዕዘን ከማየት የተለያዩ ክፍተቶችንም ከመሸፈን አንፃር የብዙ ሰው እውቀት አንድ ላይ ሲሆን ያ ስራ በጣም ወደ ላይ ከፍ ከፍ ይላል። የአንድ ሰው ሀሳብ ከሆነ ግን የተለያዩ ድክመቶች ሊኖሩ ይችላሉ ያ ሰው ያላያቸው እና ያ ሰው ብቻውን ምንም ሊፈጥር አይችልም እና በቡድን መስራት በጣም ውጤታማና ምርታማ ስለሚያደርግ እኔ በጣም የሚያስደስተኝ ነገር ነው እና ብዙ ጊዜ በቡድን መስራትን ተለማምጃለሁ።